ስራህን ትወደዋለህ? አዎ ስራዬን በጣም ነው የምወደው። ደስ ብሎኝ ነው የምሰራው ወደዛ እስከምሄድ ድረስ በጣም ነው የምንጓጓው እዛም እማገኛቸው የስራ ባልደረቦቼም። በጣም የውሃዎችና ምርጦችን ስለሆኑ። ከእናሱ ጋር ጊዜ ለማሳለፍ በጣም እየተቻኮልኩ ነው የምሄደው። ስራዬን በጣም ነው የምወደው በጣም ነው የማከብረው።